ኦክቶበር ይላል። ኦክቶበር እንግዲህ የእንግሊዘኛ ቃል ነው። ኦክቶበር የሚለው ምናልባትም አሁን የአማርኛ መረጃ እየተሰበሰበ እንግሊዘኛ ኦክቶበር የሚለውን ማስገባቱ እንትኑ ባይገባኝም ነገር ግን ኦክቶበር የሚለው ቀጥተኛ የአማርኛ ትርጉሙ ጥቅምት የሚል ትርጉም ነው ያለው። ቀጥታ አቻ የሆነ ትርጉም አለው። እና ይሄ ትርጉም ጥቅምት ማለት በ እንደሚታወቀው በሀገራችን አስራ ሶስት ወራት አሉ። በአለም አቀፍ ደረጃ ደግሞ አስራ ሁለት ወሮች አሉ። ኢትዮጵያን ከሌሎች የአለም አቀፍ ሀገሮች ለየት የሚያደርጋት የራሷ የሆነ የቀን አቆጣጠር አላት። ይህ የቀን አቆጣጠር ደግሞ በአመት ውስጥ አስራ ሶስት ወሮች እንዲኖራት ያደርጋሉ። እነኚህ አስራ ሶስት ወሮችን ለመቁጠር ያክል መስከረም ጥቅምት ህዳር ታህሳስ ጥር የካቲት መጋቢት ሚያዚያ ግንቦት ሰኔ ሀምሌ ነሀሴ መስከረም ይላል። ነሀሴ በኋላ ግን አንድ ትንሽዬ ወር አለች። እሷም ጳጉሜ ትባላለች በኢትዮጵያ እንትን ማለት ነው። ጳጉሜ እንግዲህ በነሀሴና በመስከረም መካከል ያለች አጭር ወር ናት። ይቺ ጳጉሜ ሲሰራ ተፈጥሮ እንደ አንድ ወር ትቆጠራለች ይላሉ አባቶች ሲዋሩ ማለት ነው። እድሜዋ ጳጉሜ በሶስት አመት አምስት ትሆናለች። በአራተኛው አመት ግን ስድስት ነች። ቀኗ ማለት ነው። አምስት አምስት አምስት ብላ በስድስተኛው አመት በአራተኛው አመት ስድስት ትሆናለች ማለት ነው። እና ኢትዮጵያ የራሷ የሆነ የአቆጣጠር ስርዓት ያላት እንዳልኳችሁ ከጳጉሜ በኋላ ሌላ አዲስ አመት የሚጀምርበት መስከረም አንድ ቀን ወይም እንቁጣጣሽ ይባላል። በአለም አቀፍ ደረጃ በአለም ያሉ ሌሎች ሀገሮች የሚጠቀሙት የግሪጎሪያን ካሌንደር የሚባለውን በአመት አስራ ሁለት ቀን ያለው እና የዘመን መለወጫውም ጃንዋሪ ወይም ጥር ላይ ያለውን ነው አለም የሚያውቀው። ነገር ግን ኢትዮጵያ የራሷ የሆነ የዘመን አቆጣጠር አላት። የራሷ የሆነ የቀን አቆጣጠር አላት። ከሌሎች ሀገር ናት። እና በእነዚህ አስራ ሶስት ወራት ውስጥ ወቅቶች በአራት ይከፈላሉ። ከእነዚህ ወቅቶች መካከል መስከረም አሚን ክረምት፣ መጸው፣ በጋ፣ በልግና ክረምት ይባላሉ ማለት ነው። በልግ ክረምት መጸው በጋ አራት ወቅቶች አሉ። ከእነኚህ ወቅቶች መካከል መጸው የሚባለው ጸደይ የሚባለው ማለት ነው። ጸደይ የሚባለው መስከረም ጥቅምትና ህዳርን የሚይዘው ጸደይ ይባላል። በዚህ በጸደይ ወቅት ውስጥ ኦክቶበር ይካተታል። ያው ጥቅምት ኦክቶበር ስለሆነ ማለት ነው። ኦክቶበር ይካተታል። እና በሀገራችን በጣም ልምላሜው የበዛበት ወራት ወቅት የእርጥበት የጭቃ መጠኑ የጎርፍ መጠኑ የዝናብ መጠኑ እየቀነሰ የሚሄድበት እንግዲህ ክረምት የሚባለው ሰኔ ሀምሌ ነሀሴ በጣም ሀይለኛ የሆነ ዝናብ ያለው እና የጎርፍ መጠኑ የጭቃ መጠኑ ከፍተኛ የሆነ የዝናብ መጠኑ ከፍተኛ ስለሆነ ማለት ነው። እሱን መጠን ሰኔ ሀምሌ ነሀሴ ካለፈ በኋላ ጳጉሜ ጀምሮ ጳጉሜ እንግዲህ በጸደይና በክረምት መካከል ያለች ወር ነች። ከዛ መስከረም ላይ ጸደይ የሚባለው ወቅት ይገባል። በጸደይ ወቅት እንግዲህ የዝናብ መጠኑ ከክረምት በተሻለ መንገድ የሚቀንስበት ብሩህ የሆነ ሰማይ የምናይበት ፀሀይን ከጸሀይ ጋር መገናኘት የምንጀምርበት ወቅት ነው። ጸዳይ የሚባለው ወቅት ጸደይ መስከረም ጥቅምት እና ህዳርን ያካትታል። እሸቱ የሚደርስበት አዝመራው የሚደርስበት እና የሚያሽትበት እና የሚበስልበት እሸቶችን የምንቀምስበት ወቅት በመሆኑ ብዙ ሰው የሚናፍቀው በተለይ ወደ ገጠር አካባቢ ያሉ የአባቶቻችን እና የህብረተሰብ ክፍሎች የሚናፍቁበት እና የዘሩትን የሚያፍሱበት የሚቅሙበት የሚያጭዱበት ወቅት ነው ጸደይ የሚባለው ወቅት። እና ኦክቶበር ጸደይ ውስጥ የሚገኝ በጣም የሚወደድ ወር ነው። አመሰግናለሁ።